እሺ አመሰግናለሁ ማንቂያ ሰዓት ትጠቀማለህ ወይ የሚል ነው ደግሞ ያሁኑ አዎ ማንቂያ ሰዓት እጠቀማለሁኝ። ብዙ ጊዜ ያው ለተለያየ ተግባራት ስለምፈልጋቸው ማንቂያ ሰዓትን እጠቀማለሁ። ለምሳሌ ጠዋት ተነስቼ ለልጆች ማብሰል አለብኝ ኩክ ማድረግ አለብኝ እና አንዳንድ ስራዎችን በጊዜ ለመጨረስ ወደ ትምህርት ቤት ለመስደድ አላርም ወይም ማንቂያ ሰዓትን እጠቀማለሁኝ ያ ማለት ምንድነው? ያው ሰዓቱ አንዳንዴ በርግጥ ብዙ ጊዜ ነው። እና ይሄን ማንቂያ ሰዓት የምጠቀመው ብዙ ጊዜ ነው። እንጂ አንዳንዴ ይሄ በራሴ ሰውነቴ ራሱ አዳፕት አድርጎት ሰውነቴ ራሱ በዛ ሰዓት የምነቃበት አጋጣሚ አለ። እና ለምሳሌ ሁሌ አስራ አንድ ሰዓት ነው የምነሳው። ጠዋት ከጠዋቱ አስራ አንድ ሰዓት ነው የምነሳው። እና አስራ አንድ ሰዓት ስንነሳ በኛ ሰዓት አቆጣጠር አስራ አንድ ሰዓት ስነሳ። ከተወሰኑ ከሳምንት በኋላ ወይም ደግሞ ይሄ በውስጥህ አሁን ለምሳሌ ዊክንድ ምናምን ካላሳለፍኩ ይሄ እሁድ ቅዳሜ ምናምን ካላሳለፍኩ። እንደዛ አስራ አንድ ሰአቶችን ጠብቆ ሁሌም ቢሆን ሰውነቴ በዛ ሰዓት ከእንቅልፌ እነቃለሁ። እና ያው እንደዚህ አይነት አጋጣሚዎች ይከሰታሉ። ነገር ግን ምንድነው? አሁን ለምሳሌ አስራ አንድ ሰዓት ተነስቼ። ከዛ በኋላ እሁድ ቅዳሜ ሲመጣ ደግሞ ወይም ደግሞ የእረፍት ቀናት ሲመጡ። እንትን አልልም። ያው ያንን ሰዓት ጠብቄ ስለማልነሳ እዘለዋለሁ። እና ዘለልኩት ማለት ደግሞ ለማንቂያ ሰዓቴ ሌላ እንድነቃ የሚያደርግ ነገር እንትን አረኩኝ ማለት ነው። ሌላ አላርም ደግሞ ወይም ማንቂያ ሰዓት ደግሞ እንድትጠቀም እየተገደድኩ ነው ማለት ነው። እና በዚች ምክንያት ሁሌም ማንቂያ ሰዓት እጠቀማለሁ። ለምሳሌ አንዳንድ ጊዜ ደግሞ ስራ ወደ ስራ ቦታ ለመሄድ። ትራንስፖርት እንዳያመልጠኝ በሌሊት መነሳት ካለብኝ። ለምሳሌ እንደሱ አይነት ነገሮችን ለመፈጸም ማንቂያ ሰዓት እጠቀማለሁኝ። ለምሳሌ በሌሊት ተነስቼ የሆነ ቦታ ለመሄድ ሌሊት ላይ መናሃሪያ የመኪና መናሃሪያ መድረስ ስላለብኝ እዛ ለመድረስ ደግሞ የግድ ማንቂያ ሰዓት ተጠቅሜ በሰአቱ መድረስ ስላለብኝ ማንቂያ ሰዓት ነው የምጠቀመው። አንዳንዴ ደግሞ ለምሳሌ ለልጆች መድሃኒት መውሰድ ያለባቸው ነገር ሊኖር ይችላል። እኔም በራሱ አንዳንዴ መድሃኒት መውሰድ ያለብኝ ከሆነ ሌሊት ላይ እሱን ለመውሰድ ወይም ደግሞ ለልጆችም ለመስጠት ማንቂያ ሰዓት ግድ ስለሆነ ማንቂያ ሰዓትን እጠቀማለሁ። እና መንቂያ ሰዓት ብዙ ጊዜ ለስራዬ ጥሩ ነው ብዬ አስባለሁኝ። ምክንያቱም ከስራ ያስረፍዳሀል። እንደገና ደግሞ ስራዎችን በአግባቡ ሰርቼ ለመጨረስ የሚያግዘኝ ነገር ስለሆነ የሚረዳኝ ነገር ስለሆነ እነዛን ስራ ቶሎ ለመጨረስ የምጠቀምበት ነገር ነው። ስለዚህ ስራዬን ደግሞ በአግባቡና ቶሎ ጨረስኩኝ ማለት ውጤታማ እሆናለሁ። ለምሳሌ በጧት መንቃት ከቻልኩኝ ስራዬን በጧቱ አከናውናለሁ ከቤት ያለውን ስራ እንደገና በሰአቱ ወደ ቢሮዬ ወይም ደግሞ ወደ ስራ ቦታዬ መሄድ እችላለሁ። ስለዚህ ማንቂያ ሰዓትን ሰዓትን ተጠቅሜ ስሰራ ውጤታማ እሆናለሁ ማለት ነው። እና በጣም ሀሪፍ ነው ማንቂያ ሰዓትን መጠቀሜ ለኔ እንደ ጥቅም ነው የወሰድኩት። እና ማንቂያ ሰዓት የተለመደ ነገር ነው። ሁሉም ሰው ሊያዳብረው የሚችለው የሚፈልገው ነገር ነው። አንዳንዶቹ በሰውነቴ በራሴ እንደዚሁ እንትን እላለሁ። እነሳለሁ ምናምን የሚሉ ሰዎች አሉ። ግን አንዳንዴ ሰውነታችን የተለየ ድካም የተለየ እንትን ካገኘን ያንን ነገር ለመፈጸም ስለሚያዘገየን ማንቂያ ሰዓት መጠቀሙ የተሻለ ውጤታማ ሊያደርገን ይችላል። የሚል ሀሳብ አለኝ። እና እኔ ደግሞ ያንን ተጠቅሜ ስራዎችን ማከናወን መቻሌ በአግባቡ ሁሎችንም ነገሮች ማለፍ መቻሌ። በጧት ልጆቼን ለምሳሌ ትምህርት ቤት አደርሳለሁ በሰአቱ። ምክንያቱም አላርም ቀጥሬ ወዳው ማንቂያ ሰዓት ተጠቅሜ ወዳው አብስዬ ስለምጨርስ እንደዛ አይነት ነገር አጋጣሚ ያጋጥመኛል። እና ለውጤታማነት ማንቂያ ሰዓት መጠቀም በጣም አስፈላጊ ነው። እኔም እጠቀማለሁኝ